ምን አይነት ልብስ ትወዳለህ? እኔ ብዙ ጊዜ የምለብሰው የጨርቅ ሱሪ ነው በራሴ ልክ ተሰፍቶ ተለክቶ የሚሰፋውን የጨርቅ ሱሪ እለብሳለሁ ይሄ ምቾትን ስለሚሰጠኝ። ሌሎቹ ግን ካ በሌላ መልኩ የተሰሩ ልብሶች ብዙ ጊዜ ምቾት አይሰጡም። ስለዚህ በራሴ ልክ የተሰፋ በዚሁ በአካባቢዬ የሚሰራ ልብስ እለብሳለሁ።